አዎ የስራ ልብስ እለብሳለሁ የስራ ልብስ ማለት ስራ ቦታ የምለብሰው ለብስ እና ከቤት እምለብሰው ለብስ ይለያያሉ። የስራ ልብስ ሲባል ያው ከባለጉዳይ ጋራ የሚያውል ልብስ እሚመጥን ልብስ ማለት ያው ሰውነትን የማይገላልጥ በግልጽ አድርጎ የማያሳይ ከህብረተሰቡ ወይም ከባለጉዳዩ ከተገልጋዩ ጋራ ጥሩ አቀራረብ ወይም ደሞ ጥሩ አመለካከት ያለው ልብስ እለብሳለሁ። ይሄም ሲባል የምለብሰው አብዛኛውን ቀሚስ ነው ቀሚስ ሲባል ያልረዘመም ያላጠረም አጉል አጉል የሆነ ልብስ መልበስ እወዳለሁ። አሁን ግን አብዛኛውን ረዣዥሞ ቀሚሶችን እለብሳለሁ። ይሄም የምለብስበት ምክንያት ከምውልበት ቦታ ጋራ ከህብረተሰቡ ወይም ደግሞ ከተጠቃሚው ጋራ ያለው አቀራረብ የተሻለ እንዲሆን ስለመፈለግ ነው። ይሄም ማለት የሚገለገለው ሰው ጥሩ አስተያየት ይኖረዋል አንድና አንድ ከመጣበት ጉዳይ ጋራ ይሆናል። ምክንያቱም ያው ያን ሰውነት የተገላለጠበት ወይም ደግሞ መጥፎ የሆነ አጫጭር ልብስ ሲለበስ የሚያመጣው ችግር ስለሚኖር። የምለብሰው ልብስ ከስራዬ ጋር የሚሄድ ከህብረተሰቡ ጋር የሚሄድ ከባለጉዳዬ ጋር የሚሄድ ልብስ እለብሳለሁ። የስራ ልብስ ራስ ሰአቱን ጊዜውን ጠብቄ እለብሳለሁ።

ብስክሌት አልጋ አልጋልብም ያው ምክንያቱም ችለታውም ልምዱም ስለሌለኝ ብስክሌት አልጋልብም ምክንያቱም ያው ሞክሬውም አላውቅም። ብዙ ጊዜ የምጓዘው በእግሬ ነው። ግን ያው በሞተር ተፈናጦ መሄድ ምናምን ካልሆነ እና ይሄንን እንትን ሞክሬውም አላውቅም። ምክንያቱም ፍላጎቱም አልነበረኝም። ለዚህ ልምድም አልወሰድኩም። ስለዚህ ብስክሌት ጋልቤ አላውቅም ወይም ደግሞ ብስክሌት ተጉዤ አላውቅም። አብዛኛውን የምሄደው በህዝብ ትራንስፖርት ነው። ከቦታ ቦታ የምዘዋወር ከዚያ በተረፈ በእግሬ ነው። ከዚያ በተረፈ በሞተር ተፈናጥቼ እሄዳለሁ እጓዛለሁ። እንጂ ራሴን ችዬ በብስክሌት ተጉዤ ወይም ደግሞ ጋልቤ አላውቅም። ምክንያቱም ቦታውም የለኝ ልምድም የለኝ ስልጠናውን ብቃቱም ስለሌለኝ ይሄንን አድርጌው አላውቅም።

ከልጅነቴ ጀምሮ የምዘክረው ዝክር ያው አለ። ያውም የምዘክረው ዝክር። ከወር በዓላቶች ውስጥ የተወሰኑ በዓላትን የወር በዓላትን ወይም ደሞ እነዚህን እመቤታችን መድኃኒዓለም አብነ ገብረ መንፈስ ቅዱስ ተክለ ሃይማኖት እነዚህ የተለያዩ በዓላትን በየወሩ እዘክራለሁ ስማቸውን እጥራለሁ። ምክንያቱም እነዚህን ሳደርግ ያው ለተወሰኑ ሰዎች ናቸውን እየጠራሁ እዘክራለሁ። ባልለኝ አቅም ለኔ ቢጤዎች መስጠት እሞክራለሁ። አብዛኛውን እማደርገው ይሄን በቻልኩት መጠን ባለ አቅም ነው። ከ አቅሜ በላይ መሄድም አልፈልግም። ይሄንን እማደርገው በቤተክርስቲያን ላይ እዘክራለሁ። እነዚህ እነዚህን ነገሮች አድርጌ አው ከልጅነቴ ጀምሮ እስካሁን ባለሁበት እነዚህ የወር በዓላትን ለመዘከር እሞክራለሁ እዘክራለሁ።

ከፀሀይ የምትጠብቀው ያው በተለያዩ ነገሮች ከፀሀይ እጠብቃለሁ? ይሄ ማለት በምን እጠበቃለሁ አንደኛ በጥላ፣ ጥላ በመያዝ ጥላ ሲባል ከፀሀይ ሚከልል በእጅ የሚያዝ ጥላ ተንቀሳቃሽ ጥላ እከልላለሁ። ሁለተኛ ከቤት ውስጥ በቢሮ ውስጥ ቁጭ ብየ ስራ በምስራት እከላለሁ ወይም ደግሞ እጠበቃለሁ። ሌላው ያው ቤቴ ውስጥ ሆኜ ከፀሀይ ብርሃን ወይም ደግሞ ከፀሀይ ሙቀት እጠበቃለሁ። ሌላው ዛፍ በመጠጋት ወይም ደግሞ ትልቅ ዛፍ ላይ በመከለል በተለይ እዚህ ክትባቶችን ስንሰራ ስብሰባ በሚደረገው የሆኑት ስራዎችን በምሰራበት ጊዜ ዛፍ ላይ ትልቅ ዛፍ ላይ ጥላው ላይ በመከለል ከፀሀይ ላይ እከለላለሁ። ሌላው ሻርፕ ሻርፖችን ፎጣዎችን በመጠቀም ከፀሀይ ላይ ብዙ ጊዜ እከልላለሁ። እነዚህ እነዚህን ነገሮች እና የመሳሰሉ ነገሮችን በማድረግ እከልላለሁኝ። ስለዚህ ፀሀይ ሙቀት ወይም ደግሞ አብዛኛውን ጊዜ ፀሀይ በእንዳይጎዳይ እነዚህን ነገሮች በመጠቀም ከፀሀይ ሙቀት ወይም ከፀሀይ እንትን ላይ ብርሃን ላይ በጣም በምትሞቅበት ሰዓት እነዚህን ነገሮች በመጠቀም በእነዚህ ማቴሪያሎች ላይ በመጠቀም ከፀሀይ ሙቀት ላይ እከለላለሁ ወይ ደግሞ እጠበቃለሁ። ማለት ነው።

በቡድን መስራት እፈልጋለሁ በቡድን መስራት ያው ስራውም በቡድን መስራት ስለሆነ በቡድን መስራትን እወዳለሁ ምክንያቱም በቡድን መስራት ብዙ ጥቅም ስላለው አንዱ የተወውን አንዱ የረሳውን አንዱ ስለሚያስተካክል በቡድን መስራት ውጤታማም ስለሆነ በቡድን መስራት እወዳለሁ። እመርጣለሁ ያው ያለሁበት ቦታም የቡድን ስራም ስለሆነ ጤና የቡድን ስራ ስለሆነ የቡድን ስራ ብዙ ጊዜ እንመርጣለን። ያው ተባብሮ መስራት ነው። ማለትም የአንዱን አንዱ የአንዱን አንዱ ያው ተያያዥነት ያለው ስለሆነ። በቡድን ስራ መስራት ውጤታማም ነው። ይመረጣልም። በክፍሉ የቡድን ስራዎች በብዛት ስለሚሰሩ በአንድ ክፍል ብዙ አይነት ስራዎች ስለሚሰሩ በቡድን መስራትን እመርጣለሁ። እፈልጋለሁ ውጤታማም ያደርጋል ስለዚህ በቡድን መስራት